እኔ ብዙ ጊዜ ወደ ገበያ አልሄድም። እናቴ ነች ብዙ ጊዜ ወደ ገበያ ሄዳ ለቤታችን የሚያስፈልገውን ነገር እንዲሁም የሚያስፈልጋትን ነገር ገዝታና ተገበያብታ የምትመጣው እኔ ምሄደው ለሷ ማግዛት ከሆነ እቃ ምይዘላት ከሆነ እማማርጣት ከሆነ እንዲሁም እሷ አንዳንድ ነገሮችን እረሳለሁ ብላ ካሰበችና ለዚህ ያስታውሰኛል ብላ የምታስብ ከሆነ ይዛኝ ትሄዳለች። ካልሆነ እናቴ ነች ብዙ ጊዜ ገበያም ሂዳ የምትገዛው እና እንዲሁም በእኛ አካባቢ ሁል ጊዜ ገበያ የለም። ገበያ በተመረጡ ቀናቶች ብቻ ነው የሚኬደው ለምሳሌ ሮብ አርብ ቅዳሜ እና አንዳንዴም ሰኞ ይኖራል። ግን ሰኞ የሚኖረው ገበያ ከእኛ አካባቢ ትንሽ እራቅ ስለሚል ብዙ ጊዜ ወደዛ አንሄድም። አንዳንዴ የምፈልገው ነገር ካለና ግዴታ ከሆነብን በዛ ቀን ላይ ብቻ ነው የምንሄደው። ብዙ ጊዜ ወደዛ አንሄድም። ግን እንዳልኩህ እናቴ ነች ብዙ ጊዜ ወደ ገበያ የምትሄደው እና ለሷ መሄዴ ማግዛት ከሆነ ነው እንጂ የሚሄደው እኔ ብዙ ጊዜ ገበያ የሚሄድ ሰው አይደለውም። እና አንዳንዴ ደግሞ እኔ ለራሴ ለራሴ እኔ እኔ የምፈልገው ነገር ካለና ለራሴ መገብየት የምፈልገው ነገር ካለ ሄጄ የምፈልገው ነገር እገዛለሁ እንጂ ብዙ ጊዜ የምትሄደው እናቴ ነች። ሶ እኔም የምሄድ ከሆነ የምሄደው በእነዚህ በተመረጡ ቀናቶች ሮብ አርብ ቅዳሜ ነው የምሄደው። ሶ እኔ እናቴ ነች ብዙ ጊዜ ገበያ የምትሄደው

ሰዓት ላይ እንኳን በጣም ጎበዝ እምባል አይነት ሰው አይደለሁም። ለምን እንደሆነ አላውቅም ግን ያው ሰዓት ላይ በጣም እንደዚህ ይሄን ያህል ጎበዝ የሚባልና ሰዓት በደንብ አክባሪውን እኮ ሰው አይደለም ለምን እንደሆነ አላውቅም። ምናልባት ከበፊት ጀምሮ የለመደብኝ ነገር ስለሚ ሊሆን ስለሚችል ይሆናል። ወይ ደግሞ ከማየው ነገር ተነስቼ ይሆናል ይሄ ነገር የለመደብኝ አላውቅም ግን ሰዓት ላይ ይሄን ያህል በጣም ጎበዝ የምባለው አይነት ሰው አይደለሁም። ያው ኢትዮጵያዊም እንደመሆኔ ያው ኢትዮጵያዊ ብዙ ጊዜ የሚታወቀው በማርፈድ ሰዓት ላይ በአግባቡ ባለመገኘት ነውና። እኔም ኢትዮጵያዊ እንደምሆን ወይ ያው ወጉ ይድረሰኝ ብዬ ሊሆን ይችላል። ግን ይሄን ያህል ሰዓት አክባሪ የሚባል ሰው አይደለሁም ያን ያክልም ደግሞ በጣም ሰዓት የማያከብር ሰው አይደለሁም። ግን ደግሞ በደንብ በትክክል ሰዓት ያከብራል ተብሎ ከሚመደቡ ሰዎች መካከል ላልሆን እችላለሁ እንጂ በጣም ከሚያረፍዱ ሰዎችም መካከል አይደለም። እና ያው ይሄ ነገር ደግሞ የተፈጠረበት ምክንያት ምናልባት በፊት ከማየው ነገር ተነስቼ ወይ ደግሞ ከለ ከበፊት ከበፊት ዘምሮ የለመደብኝ ነገር ወይ ቤቴ ነገር ብዙ ጊዜ ይደጋገም ይሁን እንደነበር አላውቅም። ብቻ ግን ለምን እንደሆነ ሰዓት ማክበር ላይ በጣም ጎበዝ የሚባል አይነት ሰው አይደለሁም። ግን ማስተካከል ደግሞ እፈልጋለሁ ምክንያቱም ያው ሰዓት በጣም ትልቅ ነገር ነው ትንሽ በማርፈዳችን ምክንያት ብዙ ነገር ልናጣ እንችላለን። አውቃለሁ እኮ ውስጤ እኮ ያውቀዋል ጥሩ እንዳልሆነ ግን ያው ያን ያክልም ጎበዝ አይደለሁም ሰዓት ማክበር ላይ። ግን ያው ወደፊት ይሄን ነገር አስተካክዬ ሰዓት በደንብ የሚያከብር ጎበዝ ልጅ ማለት በተባለው ሰዓት እና ጊዜ ቦታ ላይ በአግባቡ የሚደርስ አይነት ሰው መሆኑ ይፈልጋለሁ። እና ያው ለማስተካከልም እየሞከርኩኝ ነው ምክንያቱም በአንዴ የሚቀየር ነገር አይደለም። ያው ከበፊት ጀምሮ የለመደብኝ አይነት ነገር ስለሆነ ሳየው ሰው ሲያደርገው ያገኘሁት ነገር ስለሆነ እና ብዙ ሰው እንደነገርኩህ ኢትዮጵያ ላይ ብዙ ይሄን ያህል ሰዓት። ስራ ሊሆን ከዛም ከዛም እይታ ሊሆን ስለሚችል ያው ግን አሁን ለማሻሻል እና በአግባቡ ሰዓት ለመጠቀም እየሞከርኩኝ ነው። እና ማሻሻል እፈልጋለሁ ይሄን ነገር

የስልኬ ባትሪ ያው ጥሩ ነው። ሁለት ሰዓት ተኩል ሶስት ሰዓት ምናምን ይቆያል። በደንብ ከተጠቀምኩበት ያው እንዲሁም ደግሞ ያው በደንብ የማልጠቀምበት ከሆነ ያም ማለት ዋይፋይ አገናኝቼ ሙሉ ቀን እንደዚህ አለማቋረጥ የምጠቀምበት ምናምን ከሆነ ነው እንደዛ የሚቆየው እንጂ ዝም ብዬ ወይ መደወል ወይ ለአንዳንድ ነገሮች ብቻ የምጠቀመው ከሆነ ይቆያል በደንብ። እናም ያው ከገዛውት ደግሞ በጣም ቆይቷል ያም ማለት ሶስት አመት ኦር አራት አመት ሆኖታል። ገዛሁት ስለዚህ ባትሪው እንደበፊቱ ጥሩ ይዞታ ላይ መሆን አይችልም ምክንያቱም ያው ብዙ ስለተጠቀምኩበት ማለት ነው። ለዛ እንዳልኩህ ያው በደንብ የምጠቀምበት ያለማቋረጥ ስክሪኑን ሳላጠፋ በደንብ የምጠቀምበት እንዲሁም ዋይፋይ አገናኝቼ በደንብ የምትጠቀምበት ከሆነ ሶስት ሰዓት ወይ ደግሞ ጠና ከተባለ እስከ አራት ሰዓት ሊያስጠቅመኝ ይችላል። ግን ያው ወጣ ገባ እያልኩኝ ለሚያስፈልገኝ ነገር ሁሉ ቀን ሙሉ ዋይፋይ አገናኝቼ ስመለከት በደንብ ያለ እረፍት ስጠቀመው ከዋልኩኝ ነው እንጂ እንደዛ የሚያደርገው ወይ። የሚያስፈልገኝን ነገር ብቻ እየተጠቀምኩበት እምውል ከሆነና ይሄን ያህል ሙሉ ቀን ያለመቆረጥ ካልተጠቀምኩት ሙሉ ቀን ያስጠቅመኛል ለመደወል እንዲሁም ለአንዳንድ ነገሮች የተወሰነ ሰዓት ዋይፋይ ኮኔክት ተደርጎ ማየት። ስፒድ ኤፍ ማንበብ እንዲሁም እንደነዚህ አይነት ነገሮችን ማከናወን ሲሆን በደንብ ሙሉ ቀንም ሊያስጠቅመኝ ይችላል። ግን ያለማቋረጥ በደንብ እንደዚህ ያለምንም እረፍት ለረጅም ሰዓት የምጠቀመው ከሆነ ግን እስከ አራት ሰዓት እስከ ሶስት ሰዓት ጠና ቢባል እስከ አራት ሰዓት ሊያስጠቅመኝ ቢችል ነው። ያም የሆነው ያው በፊት ላይ ስለቆየነው ነው። ብዙ አመት ስለቆየ ነው ከገዛሁት እና በዛ ምክንያት ነው ትንሽ ባትሪው ደከም ያለው እንጂ በፊት ላይ ጥሩ ነበር

አዎ በሚገባ እጠቀማለሁ ምክንያቱም በዚህ ዘመን እንደነዚህ ያሉ እንደነዚህ አይነት ያሉ ቴክኖሎጂዎችን የማንጠቀም ከሆነ ወደኋላ መቅረት ነው ብዬ አስባለሁ። ምክንያቱም ብዙ ነገሮች ማከን ብዙ ነገሮችን ማከናወን እንችላለን። ይሄን ነገር ብቻ በመጠቀም የፈለግነውን ነገር በቀላሉ ማወቅ መረዳት ያለ ልፋት እዛው ባለንበት የትም ቦታ ይሁን ባለንበት ሆነን። ይህንን ያለንን ስማርት ፎን በመጠቀም ብቻ ብዙ ነገሮችን ማወቅ መረዳት እንዲሁም የተለያዩ ነገሮችን መስራት እንችላለን ብዬ አስባለሁ። አሁን ደግሞ በዚህ ባለንበት ትውልድ ብዙ ነገሮች ተቀይሯል እንደበፊቱ አልነበረም አይደለም። ስለዚህ ስማርት ፎንን በመጠቀም ብዙ የፈለግነውን ነገር ማከናወን በቀላሉ ነገሮችን ማሳካት እንችላለን

የሙዚቃ መሳሪያ መጫወት አልችልም። ግን በጣም የምወደውና መጫወት የምፈልገው መሳሪያ አለ ያም ጊታር ነው። ጊታር በጣም መልመድና ማወቅ ከምፈልጋቸው የሙዚቃ መሳሪያዎች መካከል አንዱ ነው ምክንያቱም ሲጫወቱት ደስ ይለኛል። ቅርጹ ራሱ ደርስ ይለኛል አላውቅም የሚያወጣው ድምጽ ሁሉም ነገ ከጊታር ደስ ይለኛል በጣም ከድሮ ጀምሮ መልመድና ማወቅ የምፈልገው የሙዚቃ መሳሪያ ቢኖር ጊታር ነው። ለምን እንደሆነ አላውቅም። ግን ከዚህ በፊት ለመልመድም እድሉን አግኝቼም አላውቅም። ጊታርም ጊዜ ሞክሬውም አላውቅም የመሞከር እድልም አጋጥሞኝ አያውቅም። ግን በጣም መልመድ የምፈልገውና ማወቅ የምፈልገው የሙዚቃ መሳሪያ አይነት ነው። እና ወደፊት ፈጣሪ የሚፈቅድ ከሆነ ጊታር ይኖረኛል እንዲሁም ጎበዝ የጊታር ተጫዋቾች እንደመሆን ተስፋ አደርጋለሁ። ፈጣሪ ከፈቀደ ጊታርም በአግባቡ ተምሬ ለራሴ ጥሩ ጊታር ተጫዋች እንደምሆን አስባለሁ በርግጥ ጊተር ተጫዋች የመሆን ህልም የለኝም። ለራሴ ግን መቻልና መልመድ በምፈልገው ሰዓት ራሴን ማዝናናትና የምፈልገውን ነገር ማዕረግ ስለምፈልግ ብቻ ነው እንጂ ሙዚቃ ውስጥ ተሳትፌ የጊታር ተጫዋች መሆን አልፈልግም። የምፈልገው ነገር ቢኖር ጊታር መልመድና ማወቅ እንዴት እንደሚሰራ መረዳት እንዴት ጎበዝ ጊታር ተጫዋች እንደሚሆን መሆን እንደሚቻል ማወቅና? ጊታርም እንዲኖረኝ እፈልጋለሁ። ምክንያቱም አንዳንዴ ሰው ነንና ብዙ በውስጣችን እንዴት እንደሆነ ለምን እንደሆነ በማናውቀው መልኩ ውስጣችን ብዙ አይነት ፍላጎት ገብቶ ይገኛል። እናም የኔ ከምላችሁ ማለት የኔ ውስጤ ካሉ ፍላጎቶች አንዱ ጌታር መጫወት ነው። እናም ይህን ፍላጎቴን ከፈጣሪ ጋር ወደፊት እንደማሳካው አምናለሁ። እናም ወደፊት ጊታር ይኖረኛል እገዛለሁ እንዲሁም እንዴት መማር እንደሚቻል? ባላቅም ሰውን ጠይቄ ተምሬ ጎበዝ ጊታር ተጫዋች እንደምሆን አልጠራጠርም። ለራሴ ጎበዝ ጊታር ተጫዋች መሆን እፈልጋለሁ እና ከምወደው የሙዚቃ መሳሪያዎች መካከል አንዱ እና ዋናው ጊታር ነው። ጊታር በጣም እወዳለሁ

አዎ አንዳንዴ በእኔ የአቅምና እውቀት እሚፈታ አይነት ነገር ከሆነ በተቻለኝ አቅም ለመፍታትና ችግሮችን ለማሻሻል እሞክራለሁ። በእኔ አቅም እማይቻልና እማይሆን ነገር ከሆነ ደግሞ ሌላ ሰው እገዛ እንዲሁም ሌላ ሰው ደጋፍ ልጠይቅ እችላለሁ። ግን በእኔ አቅም እውቀት እምፈታው አይነት ነገር ከሆነ በዛ ነገር ላይ ሀሳብ መስጠት እምፈልግ ከሆነ የተሻለ ሀሳብ ካለኝ ለችግሩ የተሻለ ነገርማ ከሆነ በተቻለኝ አቅም ያንን ነገር ለመፍታት ያንን ነገር ለማስተካከል እሞክራለሁ። እንዲሁም ግን በስራ ላይ ብዙ ችግሮች ያጋጥማሉ እና ስለእነዛ ችግሮች ብዙ አይነት ችግር ሊገጥም ይችላል። ቀለል ያለ ከበደ ያለ እና ቀለል ያልሆኑ በእኔ የሚፈታኝ ችግር ከሆነ በተሻለኝ አቅም ያንን ነገር ያለማንም እርዳታ ያለማንም ሰው ማስቸገር ራሴ ሊፈታው ይችላል። እንደ ነገሩ ክብደት እና ቅለት ይወስናል። ነገሩ ከባድ ከሆነና በእኔ አቅም የማይፈታ ከሆነ ግን የስራ አጋሮቼን እርዳታ በመጠየቅ የተያዩ ሰዎችን ስለዛ ነገር እውቀት ያላችሁን ነገር ሰዎች ስለዛ ነው ያንን ነገር ከዚህ በፊት አጋጥሟቸውና ፈተውት የሚያውቁ ሰዎችን በመጠየቅ ያንን ነገር ለመፍታት እሞክራለሁ። አንድ ላይም ሆኖም መፍታት እንችላለን በርግጥ ሌሎች ሰዎችን በእኔ አቅም እምፈታው ከሆነ ሌሎች ሰዎችን ማስቸገር ስለማልፈልግ ራሴ ነኝ እምፈታው። ያው ከበድ ያለ ነገር ካልሆነ ውስጥ አቅም